ስልጠና አወዳለሁኝ ማንኛውንም አይነት ስልጠና በውሰድ ይጠቅመኛል ብዬ ስለማስብ ስልጠና እወዳለሁኝ። የተለያዩ ስልጠናዎችንም ወስጄ አውቃለሁኝ። የህይወት ክህሎት የስራ ፈጣራና የመሳሰሉትን። ስልጠናዎች ወስጄ አውቃለሁ እንደ አጠቃላይ ስልጠናዎችን መውሰድ እወዳለሁ።